"ማብሰል ትችላለህ ወይ?" ይላል ጥያቄው፣ በመጀመሪያ እኔ ማብሰል እችላለሁ፤ ግን ምን አይነት ምግብ ነው የምታበስለው ለምሳሌ ብዙ አይነት ምግቦች አሉ የሚበሰሉ ማለት ነው። ለምሳሌ እንደ ወጥ አይነት ያሉ ምግቦች እንደገና ሌላም ሌላም ምግቦችን ማብሰል እችላለሁ። እንትን እየተባለ ማለት ነው እየተቀቀለ የሚበሰል ምግብ አለ። እንደገና ደግሞ በኖርማል ተሰርቶ የሚበሰል የሚበላ ምግብ አለ ማለት ነው። እኔ ሁሉንም አይነት ምግቦችን ማብሰል እችላለሁ ማለት ነው። ሌላ ምንድነው አንድ የተጣደ ነገር ካለ ያንን የተጣደውን ነገር ማብሰል እችላለሁ ማለት ነው። በእሳት አንድጄ እሳት ላይ አስቀምጬው ማለት ነው እስኪበስል ድረስ እሳት ላይ አቆየውና ከዛ በኋላ ራሱ እሳቱ ላይ እየተቀቀለ ውሃም የሚደረግ ከሆነ ውሃ ይደረግበታል ውሃም ደግሞ የማይደረግ ከሆነ እንደዚህ ባዶውንም ለምሳሌ ውሃ ሳይገባበት እንዲበስል የሚፈለግ ከሆነ እሱንም ያለ ውሃ ማብሰል ይቻላል ማለት ነው። ምንድነው እሳት ላይ ነው ቁጭ የሚደረገው። እሳቱ የእንጨት ሊሆን ይችላል፣ የከሰል ሊሆን ይችላል፣ ሌላም ሌላም አይነት እሳት ሊሆን ይችላል ማለት ነው እሱ ላይ ተደርጎ እንዲወሰድ ይደረጋል። ሌላ በውሃ የሚሰራ ከሆነ በውሃ ማለቴ በውሃ የሚቀቀል ወይም ደግሞ የሚበሰል ከሆነ ውሃ በእቃ ነገር በማያፈስ እቃ ውሃ ይደረጋል። ከዛ በኋላ ያ እንዲበስል የተፈለገው ነገር በቆሎ ሊሆን ይችላል፣ ፓስታ ሊሆን ይችላል፣ ሌላም ሌላም በቃ ብዙ ብዙ ምግቦች አሉ አይደለ እነሱን እሱ ላይ በማድረግ ውሃ ውስጥ በማድረግ መጀመሪያ ውሃው እንዲፈላ ይደረግና ወሃው ከፈላ በኋላ ያ እንዲበስል የተፈለገውን ነገር ለምሳሌ ያክል አሁን በቆሉ ብንውስድ ውሃው ከበሰለ ማነው ውሃው ከፈላ በኋላ እናደርግበታለን ማለት ነው። ከዛ በኋላ እሱ እየተንተከተከ እየተንተከተከ እየተንተከተከ ምን ይሆናል ማለት ነው ይበስላል ማለት ነው። ሌላ ያለ ውሃ እንዲበስል ከተፈለገ ደግሞ እሱንም በቆሎ መውሰድ እንችላለን። ከሰል አለ ለምሳሌ ከሰል እናያይዝና ከሰሉን ከለኮስነው በኋላ በደንብ ከሰሉ ከተያያዘልን በኋላ ምን እናደርጋለን በቆሎውን እንትኑን ከላይ ያለውን እንትኑን ቅጠሉን ከላዩ ላይ እናነሳለን የሁሉንም ሽፋኑን ከላዩ ላይ እናነሳና እሳቱ ላይ ቁጭ እናደርጋለን። ከዛ ቶሎ እንዲበስል ከተፈለገ በማራገቢያ እናራግበዋለን ማለት ነው። እያራገብነው እያራገብነው እያራገብነው ከዛ በአንድ በኩል ይበስላል። ከዛ በቆሎውን ምን እናደርጋለን? እንገለብጠዋለን ማለት ነው። ወዳልበሰለው በኩል ማለትም እሳት ወዳላገኘው በኩል እየገለበጥነው እንደዚህ በቃ እንደዚህ እያሽከረከርነው እያሽከረከርነው አሽከረከርነው ዙሪያውን እንዲበስል ይደረጋል ማለት ነው። ሌላ ደግሞ ምንድነው እዚህ ጋር እሱም እንዲበስል የተደረገው በከሰል ከሆነ ነው። ሌላ ደግሞ በእንጨት ከሆነ ደግሞ ልጣጩና አንልጠውም ትንሽ ብቻ ካላዩ ላይ ቀነስ እናደርግለትና ልጣጩን ማለት ነው እንትን እናደርገዋለን የሚነደው እንደዚህ የሚንቦለቦለው እሳት ውስጥ እንከተዋለን ማለት ነው። ከከተትነው በኋላ እሳቱ ራሱ እንትን እያደረገው እየለበለበው እየለበለበው እየለበለበው ምን ያደርገዋል ማለት ነው? ያበስለዋል። ስለዚህ ማብሰል ይሄን ይመስላል ማለት ነው።

የቤት እንስሳ አለህ ይላል ጥያቄው። የቤት እንስሳ? አለኝ አዎ ብዙ ነው። ያው እኛ እዚህ ስንኖርም እኮ ኢትዮጵያውያኖች ምንድነው በተለይ የገጠር አካባቢ ያሉ ኢትዮጵያውያኖች። እንስሳ ብዙ እንስሳ አላቸው። ብዙ በቃ አህያ አለ ፈረስ አለ በሬ አለ ላም አለ። እንደገና ምንድነው ይሄ ደግሞ ፍየል አለ በግ አለ ዶሮ አለ። እንደገና አሳማ አለ። ብዙ ነው ብቻ በጣም በቅሎ የሚባልም አለ። እነሱ እነሱ ሁሉ አንድላይ እንትን ብለው ያው የቤት እንስሳ ነው የሚባሉት። ውሻ አለ ግመል አለ ኧረ ጠርቼ የማልጨርሰው ድመት አለ። እነዚህ እንዳለ አንድ ላይ ምንድነው የሚባሉት ማለት ነው። የቤት እንስሳ ነው የሚባለው። ከእነዚህ መሃል አሁን እኔ በእኔ ዙሪያ ያሉት ምንድን ናቸው? እንደነ ፍየል በግ ላም በሬ እንደገና አህያ ፈረስ ምናምኖች አሉ። እና እነዚህ የቤት እንስሳዎች ያገለግላሉ። የሚበሉ አሉ የማይበሉ አሉ ለምሳሌ አህያ አሁን አይበላም። ነውር ነው በጣም ነውር ነው አህያን መብላት ማለት በጣም ነውር ነው ማለት ነው። ስለዚህ አህያ አይበላም። እንደገና ደግሞ ፈረስም አይበላም ግን የቤት እንስሳ ናቸው። ግመል የሚበሉ አሉ የማይበሉ አሉ። ያው ውስን ውስን ነው የተወሰነ ሰው ይበላዋል። የተወሰነ ሰው ደግሞ አይበላውም ማለት ነው። እኔ በበኩሌ አልወድም አይመቸኝም። ወተቱን ግን ጠጣለሁ በሚገርም ሁኔታ ጠጥቻለሁ። እንደገና የላማ አሁን ለምሳሌ ወተት ትሰጠናለች። እንደገና ከወተቱ ላይ ደግሞ ቅቤ እናገኛለን ማለት ነው። ቅቤ ከወጣ በኋላ ደግሞ ምን እናገኛለን በድጋሚ አይብም እናገኛለን ማለት ነው። ከከበሬ ደግሞ እንትን እናገኛለን አንድ እርሻ ያርስልናል። ልናርደውም እንችላለን ስጋም ሊሰጠን ይችላል ያው በነገራችን ላይ ስጋውን ከከላሞችም ልናገኝ እንችላለን። ግን ብዙ ጊዜ በሬዎች ናቸው የሚታረዱት ማለት ነው። ሌላ ምንድነው? ትወልድልናለች ላም ያው ት ትበዛለች ለማለት ነው። ሌላ ከቆዳቸው እንትን መስራት እንችላለን ጫማ ኮት መስራት እንችላለን። እንደገና ፍየሎችም ይበላሉ እነሱም ፍየሎቹንም መበላት ይች አርደን መብላት እንችላለን። በጎችን አርደን መብላት እንችላለን እነሱም ቆዳቸው እንደዛው ያገለግላል ማለት ነው። ሌላ እንትን ነው ዶሮ ዶሮ ደግሞ ብዙ ጥቅም አላት ለምሳሌ ስጋዋን እንበላለን። እንደገና እንቁላሏንም እንበላለን። ገባችሁ ሁለት ጥቅም ነው ያላት ማለት ነው። ስጋዋም ይበላል እንቁላልዋም ይበላል ማለት ነው እንቁላልዋን ከፈለግን እንትን ማድረግ እንችላለን። እንዲቀመጥና እንዲበዛ ማለት ነው ከእንቁላል ውስጥ ደግሞ እንደገና ጫጩት ይወጣል። ያቺ ጫጩት ደግሞ ስታድግ ወንድ ከሆነች እንበላታለን። ወደ ስጋ ነው ሴት ከሆነች ደግሞ እንቁላል መጣል ትጀምራለች ማለት ነው። ስለዚህ የቤት እንስሳዎች አሉኝ ማለት ነው። በጣምም ጠቃሚ ናቸው የቤት እንስሳዎች ጠቃሚ ናቸው። እንትንም ነው ንብረትም ስለሆኑ ማለት ነው አንዳንድ ሰው አሁን እነሱ ላይ ነው ያለውን ብር የሚያስቀምጠው ምናምን እነሱን እየገዛ ምናምን ነው የሚያስቀምጠው እና ጥቅምም አላቸው ዘርፈ ብዙ ጥቅም አላቸው ማለት ነው። የቤት